ይቅርታ መጠየቅ ቀላል ነው? አዎ ይቅርታ መጠየቅ በጣም ቀላል ነው ይቅርታ ለመጠየቅ ሰው ካሰበበት ቀለል አድርጎ ካየው ቀላል ነው ግን ካየውም ከባድ ነው ምክንያቱም ይቅርታ መጠየቅ ቀላል ነገሩ ለምሳሌ አንድ ሰው በጣም አጥፍቶ ይቅርታ ቢጠይቅ ለሱም ለራሱም ለተለያየ ሰውም በጣም ቀላል ነው ግን ይቅርታ የማይጠይቅ ከሆነ እየከበደበት እየተወሰበሰበበት አረ ወደፊትም ነገሮቹ እየከበዱት ነው በማለት ነው የሚሄደው እና ይቅርታን መጠየቅ በጣም ጥሩና ቀለል ያለ ነገር ነው እና ይቅርታ በጣም አስፈላጊ ለሰው ልጅ አዎ ኑሮ ለሰው ልጅ ህይወት ለሰው ልጅ ህይወት በጣም አስፈላጊ ምክንያቱም ይቅርታ የሚጠይቅ ሰው ድሮውን በጥሩ ሁኔታ ይመልስ ይሄዳል ጥሩ ሆኖ ለብዙጊዜም ከ ሰው ጋራ ተስማምቶ ይኖራል ሽማግሌ ሆኖ ነው የሚኖረው ማለት ነው ምክንያቱም ይህ ሰው ቢያጠፋም ባያጠፋም ይቅርታ መጠየቅ ቀላል ነው እና ይቅርታ ቢጠይ ቢጠይ የጠየቀ ሰው በጣም ይቀልለታል ማለት ነው ይቅርታ በጣም አስፈላጊ ነው ምክንያቱም ይቅርታ ከሌለ ሁሌም ፀብ አለ ሁሌም ጭቅጭቅ አለ ስለዚህ ይቅርታ መጠየቅ የሚጠይቅ ሰው በጣም ነገሮችን ያቀላል ለሰዎችም ትሁት ይሆናል ለሰዎችም መካሪ ይሆናል ስለ ሰዎችም ምንነት ማንነት በደንብ ያውቃል ማለት ነው እና ይቅርታ መጠየቅ ቀላልነቱ ይሄ ነው ይቅርታ አንዳንዴ የማያስጠይቁ ከባድ ሆነው ሊመጡ ይችላሉ ነገር ግን ይቅርታ የማያስጠየቅ ነገር ሲመጣ እንግዲህ የተለያየ ሰው ሽማግሌ ካልገባበት ይቅርታ ለመጠየቅ ትንሽ ከበድ ያለ ነገር ሊመጣ ይችላል እና በእሱ አጋጣሚ እንግዲህ አንዳንዴ ውስብስብ ከባድ የሆነ ይቅርታ ለመጠየቅ የሚያከብድበት ነገር ይፈጠራል ማለት ነው እና ያ ሲፈጠር ለሰዎች ትንሽ ውስብስብ ነው ምክንያቱም ያ ይቅርታ በጣም ወሰብሰብ ያለ ከሆነ ትንሽ ያስቸግራል ማለት ነው እና ይቅርታን መጠየቅ በጣም ትሁትና አስፈላጊ ነው በጣም መሰረታዊ ነገር ነው ይቅርታ ስንጠይቅ እንግዲህ የሰዎች ይቅርታችን ይቀበሉናል ይቅርታችንን ከተቀበሉ ደግሞ በጣም ጥሩና አስፈላጊ ነው እንደ ሰዎች ለራሳችንም በጣም ጥሩ ሆኖ ይቀጥላል ማለት ነው እና ይቅርታ በጣም በጣም መሰረታዊ ነገር ነው። ይቅርታ ከብዙ ነገር ጥሩ ነው የሚያመልጥ ነው ምክንያቱም ይቅርታ አንዳንዴ ደግሞ ይቅርታ ብዙ ስናደርግ ራሳችንን ይዞን የሚጠፋውን ነገር ይፈጠራል ማለት ነው ምክንያቱም ሰው ይቅርታ ስናደርግለት በየዋህነት የዋህነት ውስጥ ገብቶ ለማጥቃት በዋህነታችን ገብቶ እኛን ለመጉዳት የሚፈጠርበት ነገር እንዳይኖር ያው ይቅርታ እንግዲህ ሆኖ እንዳለ ሁሉ ይቅርታ ደግሞ ይቅርታችንን በናውሰበሰብ ጥሩ ነው ብዬ አስባለሁ ይቅርታ ያደረገ ፈጣሪም ጥሎ አይጥለውም እና ስለዚህ ይቅርታን ሁሌ የሚያደርግ ሰው በጣም ጥሩ ነው ጥሩ የወደፊት እድሉም ዘንድ በጣም ጥሩ ነገር ያገኘኛል ብዬ አስባለሁና ይቅርታ በጣም ለሰዎች ትልቅና ቁም ነገር ያለው ነገር ነው ምክንያቱም ይቅርታ የሚጠይቅ ትልቅ የሆነ ሰው ጥሩ አስተሳሰብ ያለው ሰው እንደ ነገሮች ሁሉ የሚገባው ነገሮችን የሚረዳ ሁሉን ነገር የሚረዳ ሰው ነው ይቅርታ ሊጠይቅ የሚችለው ወይም ቀላል የሚሆንለት ማለት ነው አለዛ ነገርን የሚያውሰበስብ ሰው ስለ ነገር በጣም ተጨንቆ እንደዚህ እኮ ነው እያለ የሚያወሰበስብ ሰው ከሆነ ይቅርታ ይከብዳል ማለት ነው እና ስለዚህ ይቅርታ እንግዲህ በዚህ ነው ትንሽ ለየት የሚለው ስለዚህ ይቅርታነ መጠየቅ በጣም አሪፍ ነገር አለው ብዬ ነው የማስበው ምክንያቱም ይቅርታ ብንጠይቅ ምንም የምንጎዳው ነገር የለም ምንም የሚጎልብን ነገር የለም ምንም የምናጣው ነገር የለም ነገር ግን ያው ግን አንዳንዴ ስሜት ጉዳይ ነውና ይቅርታ ለመጠየቅ ትንሽ እንደዚህ ይከብዳል ይቅርታ ለመጠየቅ ትንሽ ያውሰበስባል ትንሽ ሊያናድድ ይችላል ማለት ነው ይቅርታ እና ይቅርታን መጠየቅ በጣም አሪፍ ሆኖ ካለ እንግዲህ በዚህ አጋጣሚ ያናድዳል ለክፉ ነገር የሚዳርግ እንደዚህ ሲሆን ነው ማለት እና ይቅርታ በጣም ትሁት የሆነ ሰው ነው

ከልጅነትህ የምትዘክረው ነገር አለ? አዎ እንግዲህ ከልጅነቴ በተለያየ በዓላት የምዘክረው ነገር አለ ምክንያቱም በቻልኩት አቅም የቻልኩት ነገር ለመዘከር እሞክራለሁ። በልጅነቴም ባለው ማለት ነው። ስለዚህ ከልጅነቴ የምዘክር ነገር አለ። አዎ ምክንያቱም እንግዲህ ብዙዉን በሀገራችን ዝክርት የተለመደ ነው። ዝክርት እንግዲህ ብዙ የተለመደ ነገር ነው ብዙ የማዘከር ነገሩ በጣም አሪፍ ነው። ሰዎች ለምደውታል ዝክርት ሰዎች በደንብ ነው የሚዘክሩ በተለይ በንግስ ወቅት በጣም ይዘከራል። ስለዚህ ሰው የምንዘክርበት የምናበላበት ነገር አለ ማለት ነው። እንግዲህ ይሄ ዝክርት ላይ ስለዚህ ንግስ ላይ ማለት ነው ንግስ ሲነገስ ወይም በዓል ሲሆን በአመት አንዴ ይነግሳል። በዛ ጊዜ እንግዲህ ዝክርት ይተክራል ማለት እና በሰው እንግዲህ በጣም ወሳኝ ነገር ነው። እንግዲህ ለነፍስም ለህይወትም በጣም አሪፍ ስለሆነ ዝክርት እንዘክራለን ማለት ነው። እንደውም በብዛት እንግዲህ ወደ ከመስከረም ወይም ከጥቅምት ጀምሮ ባሉበት ማለት ነው በሰፊው እንግዲህ ይዘከራል ማለት ነው። በሱ የተነሳ እንግዲህ ዝክርት በጣም የምዘክርበት ሁኔታ አለ እንግዲህ ዝክርት መዘከር ደግሞ የሚያስደስት የአእምሮ እርካታ የመንፈስ እርካታ ነው። እንግዲህ የሚያሳየው እና ትዥክርት መዘከር በጣም ለሰዎች ልጅ አስፈላጊና የአእምሮ እርካታ በጣም ወሳኝ ነው ብዬ ነው። የማስበው እና ዝክርት ስንዘክር የተለያየ ምግቦችን በመስራት የተለያየ ዝግቶችን በማዘጋጀት እንዲሁም ጠላም ሊሆን የተለያየ ነገር መጠጦችንም በማዘጋጀት እንግዲህ እንዘክራለን ማለት ነው። በስፋት እንግዲህ እርሳካዬ እንግዲህ የዝክርት ብዙ እንደዚህ በማዘጋጀት እንግዲህ ጸዳ ተደርጎ ተሰርቶ እንግዲህ ለየብቻ በተለያየ አድርጎ ኬካዌ መልክ ማስጣት እንግዲህ ወይም በተለያየ እንደዚህ ለየብቻ በማድረግ መስጠት ነው። ያለው በተለያየ አካባቢ ደግሞ በየቤቱ ሄዶ ሰው የሚመገብበት ተዘጋጅቶ እንግዲህ እዛው እየተቀረበለት እዛው ፊት ለፊት የመብላቱ ነገር ነው የሚታየው እንግዲህ በአዲስ አበባ ላይ እንግዲህ በተያየ ቦታ ደግሞ የተያየ ነገር እናያለን ማለት ነው። እና እንግዲህ በጣም ጥሩ ሆኖ ሊበረታታ ሊቀጥል የሚችል ወይም የሚታሰብ ነው የሚቋርጥ አይደለም ስለዚህ እሱ ደግሞ በጣም አስፈላጊ ነገር ነው ብለን ነው የምናስበው። ምክንያቱም መዘከር በእኛ በነፍስ ዋጋ አለው በነፍስ ጥሩ ዋጋ ያሰጣል ተብሎ ነው የሚታሰው እና በዛም እንግዲህ ከልጅነት ጀምሮ የመዘከሩ ለሰው የመስጠት ለሰው የማብላት ለሰው የማጠጣት ነገር ይታያል በሀገራችን ማለት ነው። እና ይሄ ዝክርት መዘከር በጣም አሪፍ ነው ብዬ ነው የማስበው። እንግዲህ ዝክርት ስንዘክር ብዙ ነገር እናገኛለን ብዙ የሃይምሮ እርካታ አለ ከፈጣሪ ጋር የምናገኘው ብዙ ፀጋ አለ ብዙ በረከት አለ። ነፍሳችን ስለዚህ ከብዙ አይነት ነገር ነው የምናገኘው እና በእድሜ የተነሳ ደግሞ እና ብዙ ነገር ጥቅም አለው ብዬ ነው የማስበው። እንግዲህ እና ይሄን ዝክርት መዘከር ሰዎችን የሚያስደስት ከልባቸው ብዙዎች ነው ጥላ ትኩረት አድርገው የሚሰሩት ብዙ ጊዜ እና ዝክርት እንግዲህ ስንዘክር ብዙ አይነት እናገኛለን። ብዙ አይነት ጥበብ እናገኛለን ብዙ አይነት እንግዲህ ተዳፈርንበትን ነገርም እንግዲህ ለሚያስቸገርንም ፀጋ ከእግዚአብሔር ፀጋ እናገኛለን እግዚአብሔር ዘንድ ብዙ አይነት ነገሮችን እናገኛለን። እና ስለዚህ እንግዲህ ዝክርት በጣም አሪፍ ነው። ዝክርት መዘከር ሰው እንግዲህ ለብዙ ነገሮች ለብዙ ጸጋ ያገኛል እና ዝክርት ሰዎችን እንዲዘክሩ ይመከራ ዝክርትን የዘከረ ያዘከረ ብዙ እንግዲህ መንግስተ ሰማያትን ይወርሳል። ይባላልና ዝክርት በዚህ እንግዲህ በሀገራችን በሰፊው እንዘክራለን ማለት ነው። የተለያዩ የንግስ በዓላት እንደ አድባራቱ እንደየአካባቢ ዝክርት ይዘከራል ማለት ነው።

የምትወደው መጽሐፍ ምንድነው? እንግዲህ የምወደው መጽሐፍ ከአገራችን የሆነችው መጽሐፍ አሉ የምወዳቸው መጽሐፎች አሉ እንግዲህ የተለያዪ ብዙ አይነት መጽሐፍ ቢኖሩም እንግዲህ አዲስ አለማየሁ የጻፈው ፍቅር እስከ መጻብር እስከ መቃብር የሚለው መጻኀፍ። ብዙ ሰዎችን የሚያስደስት ብዙ ሰዎችን የሚያስማማ ነፍሱ መጽሐፍ እና በጣም እንግዲህ ወሳኝ የሆነ በጣም በህይወትም እንግዲህ ፍቅር እንዴት እንደሆነ ፍቅርን ከውልደት እስከ ሞት ወይም ፍቅር እስከ መቃብር ማለት ፍቅር ከተጀመረበት የሰው ልጅ እስከሚሞት ድረስ የሚያትት መጽሐፍ ነው። እንግዲህ የሰው ልጅ ህይወት እንዴት በዛ ውስጥ እንዴት እንደሚያልፍ በፍቅር እንዴት ህይወቱን እንደሚሆን ፍቅር እንዴት ማለፍ እንዳለበት ፍቅር እንዴት እንደሚያደርግ እንዳለበት ስለ ፍቅር ህይወት የሚያወራ መጽሐፍ ነው። እንግዲህ አንድ ደግሞ አመጓጎላ በዲያቆን ተስፋዬ የተጻፈ እሱን በጣም አሪፍና ትሁት የሆነ ሰው የጻፈው ነው። በጣም አሪፍ መጓጓላ እንግዲህ የመጓጓላ የሚለውን መጓጓላ በጣም ትኩረት ስቦኝ ካነበብኩት መጽሐፍ አንዱ እሱ እንግዲህ የሰው ልጅ በእምነቱ ምን ያህል እንደዛ ለኦርቶዶክስ እምነት ምን ያህል ጥንካሬ እንዳለው። ያሳያል ይሄ እምነት እንግዲህ በጣም አገራችን ትልቅ እንደሆነ እንዲሁም እንዴት እንደሆነ ከላይ ከፈጠሪ ጋር ያለው እምነትም በጣም ትስስር እንዳለው በጣም ጥልቅ ጠንካራ የሆነ እምነት እንዳለው የሚያሳይ መጽሐፍ ነው። በጣም ብዙ ሚስጥራቶች የተጻፉበት መጽሐፍ ነው እና ስለዚህ ብዙ ህዝብ ያነበበው መጽሐፍ ነው። እሱ መጽሐፍ በጣም መጓቆላ ላይ እኔም እንግዲህ ሙሉ በሙሉ የማንበቡ እድሉ ገጥሞኝ አንብቤዋለሁ። እንግዲህ እና በጣም ብዙ ነገር አስተማሪ ነው ብዙ ነገር በጣም ለብዙ ነገር ያስተምራል ብዙ ነገር ያሳያል ብዙ ነገር እውቀት ያስተዋውቃል እንግዲህ እና እሱመጣፍ ለብዙ ሰዎች የሚጠቅም ወደፊትም እንዲያነቡት እመክራለሁ። እና ይሄ መጽሐፍ በጣም ተወዳጅና የምወደው መጽሐፍ ነው። እንግዲህ የአዲስ አለም አየሁ ብዙዎች ናቸው ያሉት እንግዲህ ኦሮማይ የሚባል መጽሐፍ አለው ኦሮማይ እንግዲህ በጣም አስደናቂ የጽሁፍ ይዘት ያለበት እና የምወደው መጽሐፍ በጣም ብዙ ነጥቦች የተነሳበት ብዙ የቀልድና ትረካም አይነት ምቹ የሆነ የተጻፈ ያጻጻፍ ስልት ያለበት። የሀገራችን ልቦች አንባቢያን እንዲወዱ ተደርጎ የተደረሰ የደረሰው እንግዲህ ደራሲው በጣም አሳምሮ የከየነውን አሳምሮ በደንብ እንግዲህ ያዘጋጀው ጽሁፍ አዲስ አለማየሁ በጣም ተወዳጅ ሰው ነው። ነበር ስለዚህ የእሱ መጽሐፉን በጣም የምወደው ነው። እንግዲህ ወደ ፍቅር ወደ መቃብር ስመለስ እንግዲህ ያ መጽሐፍ በጣም እንግዲህ በጣም ወሳኝ ነው እንግዲህ ያመጻፍ በተለይ ስለ ህይወት ነው የሚያስተምረው። ከፍቅር እስከ ገንዘብ ከገንዘብ እስከ ፍቅር እስከ ሞት ውልደት ነገር የሚያነሳ ነው። ምክንያቱም ያ መጽሐፍ እንግዲህ ብዙ ሰው ትንሽም ትልቁም ያውቃል ያን መጽሐፍ ምክንያቱም ቀለል ሁሉም ነገር ያካተተ ስለሆነ ለሁሉም ሰው የሚደርስ ስለሆነ ስለሚነበብ ያመጻፍ። ሁሉም ሰው ያነበዋል ሁሉም ሰው አይቶታልና ስለዚህ እሱ መጽሐፍ ምንድነው? እንግዲህ ፍቅር እስከ ምቃብር ስለሚሄድ ፍቅር እስከ ከእርሱ ጋር ስንሰራ ሰው። ምክንያቱም በሰው ልጅ ህይወት ፍቅር አለ የተለያየ ህይወት አለ እንግዲህ በገንዘብም የሰው ልጅ ሲኖር ፍቅር ብቻ አይደለም እንግዲህ የሚበላ የሚጠጣበት እንዲህ መጠለያ የሚሰራበት ቤት የሚገነባበት የግድ ገንዘብ ያስፈልገዋል። እና ስለዚህ በህይወቱ ምን አይነት ፈተና ሊደርስ ይችላል በህይወቱ ምን አይነት እንዴት መርታት እንዳለበት። ይከይዳል ወይም ያብራራል ማለት ነው። ያው መጽሐፍ እና በጣም ተወዳጅ ያደረገውም በሱ ምክንያት ይመስለኛል እና እንግዲህ ፍቅር እስከመቃ በጣም አስፈላጊ መጽሐፍ ነው ማለት እችላለሁ። አይ ፍቅር እስከ መቃብር በጣም አስፈላጊና በጣም ትውት የሆነ ሰው የጻፈበት ነው። እና ፍቅር እስከ መቃብር መጽሐፍ እንግዲህ በጣም ተወዳጅ ነው። ብዙ ሰዎች የሚወዱ ትዕቢሶች የምንስማማበት የቅዱስ መጽሐፍ በጣም የሚሆኑ ወጥቶ ነው እና ፍቅር እስከመቃብር በጣም በጣም ወሰኝ ነው ብዬ ነው። የማስበው ፍቅርስከ መቃብር እንግዲህ ያላነበባችሁ አንብቡ ያነበባችሁ ደግሞ እንግዲህ ሌላ መጽሐፎች እንድነ ኦሮማይ እንደ የተለያየ መጽሐፍ ስላሉ እነሱን አምብቡ ብዬ እመክራለሁ። እንግዲህ ብዙ ማለት ይቻላል ስለዚህ መጽሐፍ ብዙ ነገር ማውራት ይቻላል። ብዙ እንግዲህ እንዴት እንደተደረሰ ማን እንደደረሰው ምናምን ብዙ እዛ ስላለ ብቻ የመጽሐፉ ርዕስ እንግዲህ አኔ የምወደው ፍቅር እስከመቃብር እና ኦሮማይ በጣም የምወዳቸው መጽሐፍ ናቸው

የጨረቃ ብርሃን ትወዳለህ? አዎ እንግድህ የጨረቃ ብርሃን በጣም ሁሉም ሰው ነው የሚወዳት እኔ ብቻ ሳልሆን እንግዲህ የጨርቃ ብርሃን በዙሪያዋ ደስ የሚለውና የምትወደድበት በጣም የራሷ ብርሃን ነፀብራቋ በጣም ያስደስታል። እንግዲህ በጨለማ ስራ ለመከወን ስራ ለማስኬድ ስራን። ብዙ ነገር ለማድረግ በሀገራችን ደግሞ እንግዲህ ጨረቃ በጨረቃ ሰርግ ነው ይባላል። እንግዲህ ሰርግ የተባለበት ደግሞ ምክንያቱም እንግዲህ በሀገራችን ላይ ኤሌክትሪክ በገጠሩ ቦታ ላይ ደግሞ ስላልተዘረጋ። የኤሌክትሪክ ፓወር ስለሌለ ወይም ሀይል ስለለለ የግድ ምንድነው ሚደረገው? ብርሃን ባለበት ብርሃን ባለበት ደግሞ በሰፊው ለማስተናገድ በሰፊው አድርጎ ለማዘጋጀት የግድ ጨረቃ ታስፈልጋለች። እንዲሁም ደግሞ ወደዛ ወደ ሰርጉ የመጣ ሰው እንግዳ ሊበላ ሊጠጣ ወይም የተለያየ ብቻ ፕሮግራሙን ሊያደምቅ የመጣ ሰው ሲመለስ በጨለማ ስለሆነ እንዳይመሽበት ከመሸበትም በስርዓት ሳይመታው እንዲገባ ማለት ነው። ስለዚህ ጨረቃ በጨረቃ ሰርግ አስርጉ ይባላል እና በጣም አሪፍ አባባል ነው። ምክንያቱም እንዲሁም ለስራ ለመስኖ ለተለያየ ስራ ስንሰራ ጨርቃ በጣም አሪፍ ነች። እንግዲህ ውሃ በምናጠጣበት ወቅት እንኳን ያዬ ስራ በምሰራበት ወቅት እንግዲህ ጨረቃ ካለች ማታውኑ እንግዲህ ደግሞ ሞተር ጀነሬተሮች የጨረቃ ማጠጣት እንግዲህ ነዳጅ ይቆጥባል እና በዚህም የተነሳ እንግዲህ ማታ ነው ስራው ማለት ነው። እና ስለዚህ በጨረቃ መስራት በጨረቃ ስራን ማካሄድ በጣም አሪፍ ነገር ነው። ስለዚህ እሱን ማስራት በጣም ትሁት የሚያ እና የሆነ ነገር ነው ብዬ አስባለሁ። እና በጨረቃ በጣም ጥሩ ነው ጨቅጭቃ ብንሰራ በጨርቃ ብና እንተን ብንል በጣም አስፈላጊ ከመሆኑም በላይ ለህይወታችን ቀርል የሚያደርግልን ለህይወታችን በጣም አቅሎ በጣም አሪፍ የሆነ ነገር ይሰጠናል ማለት ነው። ስለዚህ የጨርቃ ብርሃን የማይወድ ሰው የለም ብዬ ነው የማስበው። እና በጨርቃ ብርሃን የሚሰራ ሰው በጣም ስራውን የሚቀልልለታል ምክንያቱም በብርሃን ከሰራ አንግዲ ብዙ ቀን ላይ ከፀሀይ ጋር የሚታገልበት ከፀሀይ ብርሃን ጋር የሚታገልበት ነገር አይኖርም። ምክንያቱም የጨርቃ ብርሃን ቀዝቀዝ ያለና ለስራ ምቹ የሆነ ስራ ሆነ በጨርቃ ሲሰራ ያደረ ሰው እንግዲህ ቀን ምንም ሲታገል አየውልም ወይም ስለፋ አይውልም በጸሃይ ከዛ ግለት ወይም የፀሀይ ብርሃን በጣም ከባድ ስለሆነ እንግዲህ በጨረቃ በተቃራኒው ስለሆነ። ለዚህ የግድ ወደ ጨርቃ ብርሃን የመውደድ እና ጨርቃ በጨርቃ ብርሃን ስራ የመስራቱ በጨርቃ ብርሃን ጥሩ ነገር የማድረጉ ነገር ነው። ሰው ማለት ነው እናት ለዚህ ጨረቃ ብርሃን በጣም ጥሩና መሰረታዊ ነገር ነው ብዬ ነው የማስበው። ጨርቃ ብርሃን በጨርቃ ብርሃን መስራታችን ለሁላችንም በጣም አሪፍ ነው። እና የጨርቃ ብርሃን በጨርቃ ብርሃን እንስራ እላለሁ በጨርቃ ብርሃን በደንብ እንስራ በጨረቃ ብርሃን በደንብ እናካሂድ ስራችንን። እንልፋ እንጣር እንጋር እላለው እና በጨረቃ ብርሃን ስንሰራ ሁላችንም ውጤት ታማ የማይሆንበት ምክንያት የለም። የጨረቃ ብርሃን በጣም መሰረታዊ ነገር ሆኖ መሰረታዊ የሆነ አስፈላጊ የሆነ ነገር ነውና። የጨረቃ ብርሃን እንግዲህ በጣም ጥሩ ነገር አለው በጣም ጥሩ የሆነ የሆነ ነገር አለው። የጨርቃ ብርሃን በጣም ለብዙ ነገር አስፈላጊ ነው። ጨርቅ ብራሃን እንግዲህ ለወደፊትም ሆነ ለአሁንም እወዳለሁ። እና ጨርቃ ብርሃን ላይ እንግዲህ ቅርታ የለኝም ስለ ጨርቃ ብርሃን በጣም ነው የምወዳት ጨረቃ ብርሃን። ማይወድ የለም ብዬ ነው ማስበው ምክንያቱም ጨርቅ ብራሃን በጣም ተወዳጅ ናት። እንግዲህ የጨረቃ ብርሃን በጣም ተወዳጅ ከመሆኗም በላይ በጣም እንግዲህ ብዙ ነገሯ ይወደዳል ብዙ ነገሯ በጣም ጥሩ ነገር ነው። ብዙ ላይቷ ለሰው ልጅ እሺ ይሄ ጨረሩም ስለማይጎዳ በጣም ጨረቃ እንወዳታለን ማለት ነው። ስለዚህ ጨረቃን የማይወድ ፍጥረት አለ ብዬ አላስብም። ስለዚህ ጨረቃ ትወደዳለች

ዛሬ አየር ሁኔታው እንዴት ነው? ዛሬ የአየር ሁኔታው እንግዲህ ጥሩ ነው እንግዲህ አሁን ባለው ትንሽ ቀዝቀዝ ያለ ነው። ትንሽ አሁን እስከ እስከ አሁን ባለው ከ12 ሰዓት ከ20 ነው ከ18 ይላል። ከዚህ አንስቶ እስከ ሶስት ሰዓት እንግዲህ ቀዝቀዝ ያለ ትንሽ ቀዝቃዛ የአየር ፀባይ ያለው ሲሆን ቆይቶ ግን በጣም ሀሪፍ የሆነ ሞቃት የሆነ ደግሞ አየር ይመጣል። እሱ ሞቃት አየር ደግሞ በጣም እንግዲህ እንደ ለሰዎች ልጅ እንግዲህ በጣም ትንሽ ሞቅ ያለ ለስራ የማይመች አይነት የአየር ፀባይ ነው ያአለው አሁን ባለው። ግን ትንሽ ሙቀቱ ትንሽ እንደመሞቅ ይላል ቆይቶ እንግዲህ ከስድስት እስከ አራት ሶስት ሰዓት ተኩል እስከ ዘጠኝ ሰዓት ተኩል በሚባል ደረጃ እንግዲህ አየሩ ይሞቃል ፀሀይም ትሞቃለች እንግዲህ በዛ ትንሽ ለስራ ለማስኬድ ስራ ለመስራት ትንሽ የሚያስቸግርበት ነገር አለ ማለት ነው። እንግዲህ አሁን ጠዋት ደግሞ ቀዝቀዝ ያለበት እጅ ለመንቀሳቀስ እንኮ የሚከብድበት ነገር ነው የሚፈጠረው ማለት ነው። ስለዚህ የዛ የአየሩ ሁኔታ እንደዚህ አይነት የአየር ፀባይ አለው። እና እንግዲህ የተለያየ ጊዜ የአየር ፀባይ ይቀያየራል እንግዲህ ዛሬ እንደዚህ ቢሆንም እንግዲህ እነዚህ አራት ወቅት ያለው ሲሆን አሁን የበጋ ወቅት ነው እንግዲህ የበጋ ወቅት ደግሞ እንደዚህ ነው አየሩ የሚቀጥለው ማለት ነው። ምክንያቱም ይሄ ሶስት ወር እንግዲህ ታህሳስ ጥር እና የካቲት የአየር ሁኔታቸው እንግዲህ ቀዝቀዝ እያሉ በጣም ፀሀያቸው ደግሞ በጣም የጋለም ሙቀት ያለበት የአየር ፀባይ ነው። ያለው እንደዚህ የአየር ፀባይ እንግዲህ እንደዚህ ከሆነ በኋላ የአየር ፀባይ በጣም አስቸጋሪ ይሆናል ማለት ነው። ምክንያቱም ጠዋት ይቀዘቅዛል ትንሽ ቆይቶ ሲሞቅ የበጋ ወቅት እንግዲህ ለሰው ልጅ ስራን ደግሞ በሀገራችን ደግሞ እንግዲህ በሰፊው በተለየ አርሷ አደሩ ስራውን የሚያስኬደው ስራውን የሚከውነው እንግዲህ ወይም ሰብሉን አሁን ወደ ሰብስቦ ወይም ወደ ጎተራ የሚያስገባበት ወቅት ስለሆነ። በጣም ሺህ ወቅት እንግዲህ አስቸጋሪ ስለሆነ እንግዲህ ግድ በዚህ ወቅት እሱን ለሚሰበሰበው የሚወቃው የግድ ሰብል በዚህ እንደዚህ ስለሆነ እንግዲህ ሰብልና የመሳሰሉ ያው እንትን ስለሆነ ትንሽ የአየር ሁኔታ አስቸጋሪ ነው ማለት ነው። እንግዲህ ቀጣይ ላይ የሚመጣው የአየር ሁኔታ ትንሽ ከዚህ ለየት ያለ ነው። ጠዋት የሚሞቅበት ከሰአቱም ቅጥቅጥ ያለ ንፋሳማ የሚሆንበት እንግዲህ እንግዲህ ዝናብ አንዳንዴ የሚዘንብበትና ሰብል ወርሻ ወይም ሚዘጋጅበት ስለሆነ የዛን ጊዜ አየሩ ትንሽ የተሻለ እና ከሰአት ደግሞ ንፋስ የሚበዛበት አየር ነው። እንግዲህ ከእናይ ዳግዴም እንግዲህ ብዙ አይነት የማይመቻቸ የአየር ፀባይ ይፈጠራል ማለት ነው። ምክንያቱም እንግዲህ ጠዋት ሞቅ ያለ ቢሆንም እንግዲህ ከሰአት ንፋስ ካለው ንፋስ ደግሞ አቧራ ይቀላቅላል አይነት ንፋስ ይኖረዋል ሞት ከበድ ያለ ንፋስም አለው። ደስ ምክንያት እንግዲህ ሰዎች ጋር ለተለያየ ለአካላቸውም ለፊታቸው ከወዝ ወይም የፊታቸው ራስ ድርቅ ያለ ፊት እንዲኖር ያደርጋል ማለት ነው። ስለዚህ በየት እንደዛ የአየሩን ከበድ ያለና እንግዲህ ከዛ ቀጥሎ ክረምት ነው። የሚመጣው ክረምቱ ደግሞ እንግዲህ በጣም እንግዲህ ህልም ሙሉ በሙሉ የሚበቅልበት እህል ተዘርቶ የሚበቅልበት ጊዜ እና የረጅም ጊዜ እህሎች የሚዘሩበት ወቅት ነው። እንግዲህ ማለት ደግሞ ብዙዎች አምስት ወር እና ስድስት ወር የረጅም ጊዜ እንደ ቦቆሎ ስንዴቅ አይነት እህሎች ሲኖሩ እንግዲህ የአጭር ጊዜ ደግሞ ይዘራሉ እንደ ባቄላ እንደ አተር እና እንግዲህ ጤፍም የአጭር ጊዜ ነው ምክንያቱም ሀምል የመጨረሻ ተዘርቶ አሁን ባለው ህዳር መጀመሪያ የደረሰው ሰው ነው በጣም ጤፍም የአየር ሆኗል ማለት ነው። እሱ በጣም ወሳኝ ነገር ሆኗል። ስለዚህ ትንሹ የሶስት ወር ተኩል ነው የምርታማው ሰብሉ የሚደርስበት ማለት ነው። እና በዚህም ምክንያት እንግዲህ በጣም ከዛም ቀጥሎኝ ጸዳይ ነው ጸዳይ እንግዲህ ክረምቱ አልፎ ወደ ጽዳት ያለው ጽድት ያለው የሱ የአየር ሁኔታ በጣም ለሰው ልጅ ተስማሚ ምክንያቱም ዝናቡ እንትኑ ወቅቱ ወደ አበባይ አደይ አበባይ መፈንደቅ አደይ አበባይ መፈንደቅ ነገር ተብሎ ተስማሚ የሆነ ነገር ይመጣል ማለት ነው። በእዛ ወቅት እንግዲህ ህዝቡም ደስ የሚል ነገር ይኖረዋል። ህዝቡ ይወደዋል እየደረቀ ስለሆነ እንዲሁም ደግሞ አረንጓዴ የሚታይበት ሙሉ አረንጓዴ ነገር ብቻ የሚታይበት ስለሆነ በእዛ ወቅት እንግዲህ ጽድት ያለ ነገር ይፈጠራል ማለት ነው

መተግበሪያዎችን ታወርዳለህ አ መተግበሪያዎችን እንግዲህ በተለየ አጋጣሚ በተለያየ ጊዜ። አወርዳለሁ እንግዲህ መተግበሪያዎችን ለማውረድ የተለያየ መተግበሪያ አይነቶች አወርዳለሁ። እንደ ብዙ አይነት መተግበሪዎችን በየጊዜው አወርዳለሁ። አዳዲስ አዳዲስ እንግዲህ ክሪብቶ ድሪያም ከሆነ ዋሌት የክሪብቶ ዋሌት የሚይዝባቸውን የክሪብቶ ዋሌቶችን አወርዳለሁ እንዲህ ጌሞችንም አወርዳለሁ። እንዲህም የተለያየ የሚንክ የልጆች ምጫወቻ እንዲህም የተለያዩ በሆት ስፖት እስከ ትልቅ ሰዎች የሚያጫውቱ ሁሉ እንግዲህ አወርዳለሁ። እና ከዛ ጌሚንግ መጫወቻዎችን እንትንም በጣም ናቸው ስለዚህ እነሱን የማውረዱ ነገር አለ። እና ስለዚህ ጌም እንግዲህ አወርዳለሁ ማለት ነው። ከዛም አልፎ እንግዲህ የተለያየ እንደዚህ እንደ ስላይሱ ቮይስ ኤ እንግዲህ እንደዚሁ መተግበሪያ ላይም እንግዲህ አወርዳለሁ እንደዚህ አይነቶችንም በአፕሊኬሽን ሲመጡ አወርዳለሁ ማለት ነው። እንግዲህ የተለያዩ ደግሞ ብሮዘሮችንም እንግዲህ አወርዳለሁ። ምክንያቱም ብሮዘር አንድ እንትን ሰርች ሲያደርጉ አንዳንዱ ያለመቀበል ነገር አለ አንዳንዶቹ ደግሞ ሳይቶችን ወይ ሊንኮችን አለመቀበል ስለሚኖር እንግዲህ በስካም ነገሮች ከሆኑ አለመቀበል የተለያየ ነገር ለማወቅ እንግዲህ ስካሞችንና እውነታ ሪሊዎችን ለማወቅ የተለያዘየ ብሮዘሮችን አወርዳለሁ እጠቀማለሁ ማለት ነው። ስለዚህ ይሄ አፕሊኬሽን በስፋት ነው ማወርደው እንደ በተለይ የሶሻል ሚዲያዎችን መተግበሪያ አወርዳለሁ። ሶሻል ሚዲያ መተግበሪያ ብዙዎች አሉኝ ብዙዎች አባብ ስለሆነ የሚሰሩት ብዙ በመተግበሪያ ስለሆነ የሚሰሩት እነሱን አውርጄ ነው የምጠቀመው። ለምሳሌ ቲክቶክ እንግዲህ ሰፊ ስቶሬጅ ሶፊ የ ስቶሬጅ ወይም ስፔስ የሚይዝ ቢሆንም ግን መተግበሪያው በጣም ደስ የሚልና ለሰዎች አስደሳች ስለሆነ እንግዲህ በጣም አወርጄዋለሁ። እንግዲ እሱ አንድ ሁለት ላይ ቲክቶክ ላይትና ዋናው ቲክቶክን መተግበሪያ አወርጃለሁ ማለት ነው። እና እንግዲህ ለተለያየ ጥቅም ስለምንጠቀመው ለተለያየ ነገር ይውላል። እንግዲህ ደሞ ዩቲዩብ ነው። ዩቲዩብ እንግዲህ እሱም እንደዚህ እንግዲህ ሰፊ ብዙ ስፔስ ሚድቢየን ስቶሬጅ ሚድቢየንም እሱንም እንግዲህ ያው አስፈላጊና መሰረታዊ ስለሆነ እሱም መተግበሪያ እሱንም እንግዲህ ይዤዋለሁ ወይም አውርጄዋለሁ ማለት ነው። ስለዚህ ይሄ መተግበሪያ በጣም አስፈላጊ ነው ማለት ነው። ስለዚህ ይሄ ደግሞ በጣም ለሰዎች በጣም ጥሩ ስለሆነ ስለዚህ የመተግበሪያ በጣም በጣም አሪፍ ነው ይሄ የተግበሪያ በጣም ወሳኝ ነው ማለት ነው። እንግዲህ እነዚህን መተግበሪዎችን ማውረድ ይጠቅማሉ ማለት ነው። እና መተግበሪያዎችን ስናወርድ የተለያየ ይዘት ያላቸው የተለያየ ጥቅም ያላቸው ስለሆኑ የተለያየ የጥቅም ትርፍ ስላላቸው በጣም ወሳኝ ነገር ነው። እና እነዛ መተግበሪያዎች እንግዲህ ይጠቅሙናል ማለት ነው። እንግዲህ የተለያየ የአሰራር ሂደት የተለያየ እንግዲህ ለሶፍትዌር ግንባታ ሊሆን ይችላል ለየም ጨዋታ ሊሆን ይችላል። ለተለያየ ዌብሳይት ወይም ሊደርስ በሶሻል ሚዲያ እንግዲህ ወይም እንደነ ቲክቶክ መተግበሪያ እንደነ ዩቲዩብ እንደነ ፌስቡክ ነው ተግባሪያው በጣም ኤክስ ወይም ቲተር የሚባለው እንግዲህ ቲተር ትሮይንባሁን ኤክስ እንዲሁ ፌስቡክ አሁን ሜታ የተባሉት በጣም ወሳኝ ወሳኝ የሚባሉ መተግበሪያዎች ናቸው። እነሱ እንግዲህ ከእያንዳንዱ የስልክ ቀፎ ላይ አይጠፉም ማለት ነው። እነዚህ ቀፎዎች ላይ ሁሌ መተግበሪያዎች አሉ። ምክንያቱም የትኛውም እና የትኛውም በመተግበሪያ የማይጠፋው ደግሞ ከየትኛውም ስልክ ኤክሴንደር እንግዲህ አንድ ፋይል ወደ አንድ ሰው ከአንድ ሞባይል ወይም ከአንድ ስልክ ወደ አንድ ስልክ ደግሞ ለመላክ የግድ ኤክሴንደር የሚባለው በጣም መላኪያ በጣም አሪፍ ነው። ስለዚህ እሱ መላኪያ በጣም ለሰዎች በስፋት ሰዎች ስልክ ላይ ሁሉ ተጭኖ ያለው የራሴ ስልካን በመጀመሪያ አንዱ ካገኘሁት እንግዲህ መተግበሪያ አንዱ መተግበሪያ እንግዲህ ብዙ ነው የማወርደው ብዙ አይነት መተግበሪያዎችን አወርዳለሁ። እንግዲህ ብዙ አይነት መተግበሪያዎችን ዳውንሎድ አደርጋለሁ።

ወደ ስራ ምን ልብስ ትለብሳለህ? ወደ ስራ እንግዲህ የስራ ልብስ ወይም ልሰራ ልሰራ የምንችልበትን ልብስ ነው የምለብስ እንግዲህ ወደ ስራ ብዙ ጊዜ እንደዚህ አይነት ልብስ ነው የምለብሰው። ወደ ስራ እንግዲህ ሲኬድ ወደ ስራ የተለያየ ስራ ለመስራት ሲኬድ እንደዚህ አይነት ልብሶች ይለበሳሉ ምክንያቱም ያው እንግዲህ ሴፍቲ የሴፍቲ ለብሶች ወይም የስራ እንደ ስራው አይነት እንግዲህ አነስ ያለ ቀለል ያለ ስራ ከሆነ ልብስ የማያቆሽሹ ልብስን እንትን የማይሉ ልብሶች ይለበሳሉ። እንግዲህ ከዛ አልፎ እንግዲህ ከበድ ያለ ስራ ሲሆን ደግሞ ሴፍቲ ልብሶች ጫማዎች ይደረጋሉ ማለት ነው። እንግዲህ እንደዛ ልብሶች በጣም ለስራ አሪፍ ና ምቹ ስለሚሆኑ እንግዲህ ልብሶችን የስራ ልብሶችን መልበስ የስራ ልብሶችን ማድረግ ግዴታ ስለሆነ እንግዲህ ስራ ልብስ መልበስ ለራስ ነው የስራ ልብስ መልበስ እንግዲህ በጣም አሪፍ ነው። ምክንያቱም የስራ ልብስ በጣም በጣም ከጥቅሙ ስለሚያመጥህ ያለ ስራ ልብስ ምንም ማድረግ አይቻልም። ያለ ስራ ልብስ የትም መድረስ ስለማይቻል እንግዲህ የስራ ልብስ ግዴታና አስፈላጊ ነው። ብዬ ነው የማስበው የስራ ልብስ እንግዲህ በጣም ነው ጥሩ ነገር ነው። የሚበልጠው የስራ ልብስ እንግዲህ